አዎ ኮምፒውተር መጠቀም እችላለሁ። የተለያዩ ኮምፒውተሮችን ለምሳሌ የዴስክቶፕ የሚባሉ ኮምፒውተሮች ላፕቶፕ የሚባሉ ኮምፒውተሮች አሉ። እነዛን መጠቀም እችላለሁ የተለያዩ ስራዎችን የግል ስራ። ምስራው በኮምፒውተር ነው እና ስራዬን ደግሞ ቀላል አድርጎልኛል። በደንብ መጠቀም እችላለሁ።

የምንነሳው ጠዋት ነው አንድ ሰዓት እነሳለሁኝ በጣም አስቸኳይ ጉዳይ ካለኝ አስራ አንድ ሰዓት ወይም አስራ ሁለት ሰዓት ልነሳ እችላለሁ። ከዛ ውጪ ግን ደንበኛ ኑሮ ወይም ስራ ለመስራት ጠዋት ያን ያህል አልነሳም። አንድ ሰዓት ነው የምንነሳው።

አዎ በፍጥነት መተንበይ እችላለሁኝ የተለያዩ ነገሮች ስራም ሊሆን ይችላል። ወይም በደንብ እኛ ህይወታችን ላይ የተለያዩ ባዮች ሊኖሩ ይችላሉ። እና ያንን በደንብ መተንበይ እችላለሁኝ በፍጥነት። ያሉትን ነገሮች አካባቢው ያለውን ነገር በመረዳት የሚመጣውን መተንበይ እችላለሁ።